መስኮትህን ከፍተህ ትውላለህ ወይ? አዎ ብዙ ጊዜ አካባቢያችን እጅግ በጣም ሞቃታማና ፀሀያማ ስለሆነ ይህንን ሞቃታማ ስፍራ። በደንብ አድርጌ ቤቱን ለማናፈስ እና በቀላሉ ንፋስ እና አየር እንዲገባ መስኮቱን ከፍቼ ነው የምውለው ምክንያቱም ሙቀትን ለመከላከል አንፃር ማለት ነው። እና ሙቀት ደግሞ በአካባቢያችን እጅግ በጣም የሚያስቸግረን ስለሆነ ያ ነገር እንዳያስቸግረን እና ሌሎች ሌሎች ነገሮችም እንዳያመጣብን። ሙቀትን በጊዜና በአጭሩ ለመቆጣጠር በእንደዚህ አይነት መልኩ መስኮትን ከፍቼ እውላለሁ ማለት ነው

የሸክላ እቃዎችን ትጠቀማለህ ወይ? አሁን በዚህ ሰዓት አሁን ባለሁበት ሰዓት የሸክላው እቃዎችን እየተጠቀምኩ አይደለም። ምናልባት አንዳንድ ጊዜ ወደ ምግብ ቤት ሲሄድ በሸክላ የተሰሩ ወጦችን አገኛለሁ ወይም ደግሞ በሸክላ የሚቀርቡ የተለያዩ የስጋ ጥብሶችን ሽሮ ወይንም ደግሞ ሌሎች ሌሎች ነገሮችም ሊሆኑ ይችላሉ እና እነዛ እነዛ ነገሮች እጠቀማለሁ። ቡናም የሚፈላው በሸክላ ነው እኔ ጋር ግን ብዙ ጊዜ ቡና ከቤተሰብ ውስጥ ስለማልጠቀም። ያንን የሸክላ እቃ በቤቴ ውስጥ የለም ማለት ነው። እና ቤቴ ውስጥ የሸክላ እቃዎች ስላሌሉ የምጠቀምባቸው ጊዜያት ብዙ ጊዜ የሉም ማለት ነው። እና በዚህ ይሄን ይመስላል

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ብዙ ጊዜ አነባለሁ። ንባብ የማነብበት ጊዜ አለ። እንደዚሁም ደግሞ የተለያዩ የኢንተርኔት መረጃዎችን እከታተላለሁ፣ ዜና እከታተላለሁ፣ የተለያዩ ጨዋታዎችን አያለሁ። እንደዚሁም ደግሞ የተለያዩ ቀልዳ ቀልዶችን የማይበት ጊዜ አለ። በእንደዚህ አይነት መልኩ ነው ጊዜ የማሳልፈው በብዙ ጊዜ ማለት ነው። እና ከመኝታዬ በኋላ ከስራ በኋላ ማታ ላይ መኝታ ወደ መኝታ ከመሄዴ በፊት ጸሎት አደርጋለሁ። ጸሎቴን ወደ እግዚአብሔር ሰላም ያዋለኝን አምላክ እግዚአብሔርን አመስግኜ ከዛ በኋላ ወደ ምኞታዬ እሄዳለሁ ማለት ነው። ይሄ ነው ከ ስራ በኋላ ወይንም ማታ ላይ የምሰራቸው ስራዎቹ ከመኝታ በፊት።

የስራ ምኞቶች ምን ምንድን ናቸው? ስለ እውነቱ ከሆነ እኔ በስራዬ ላይ እጅግ በጣም ታማኝ ወይም ደግሞ ስራዬን የምወድ ሰው ነኝ እና የስራ ምኞቶቼ ብዙ ናቸው። ስራ ስራዎቼን ቅልጥፍ አድርጌ ሰርቼ ስራዬን አጠናቅቄ ከሰው ሁሉ ጋራ በሰላም በፍቅር ተግባብቼ ሰዎችን በፍቅር አቅርቤ ከሰዎች ጋራ ተነጋግሬ በስራዬ ላይ ደግሞ የሚመጡትን ውጤቶች እነሱ እየተደሰትኩ የተሳሳትኩት ነገር ካለ ደግሞ ተምሬ። ወደፊት ለማሻሻል እንደዚሁም ደግሞ ስራዎቼን በአግባቡና በተጠናከረው ወይም ደግሞ በተንሰላሰለ መልኩ ለማካሄድ ያላሰለሰ ጥረት አድርጋለው ብዙ ጊዜ ምክንያቱም ከእኔ የሚጠብቁትን እያንዳንዱን ነገር እንትን ስለምል ማለት ነው። ስለዚህ የስራ ምኞቶቼ ብዙ ናቸው። አሁን ለምሳሌ ስራዬን ሳልከናውን ስራዬ በደንብ ለሰዎች በሰዎች ዘንድ የሚወደድ እና ሰዎች የሚመኙት አይነት ስራ መስራትን እፈልጋለሁ እወዳለሁ ማለት ነው

በስልክ ገንዘብ ትልካለህ ወይ? ያው እኔ ብዙ ጊዜ በስልኬ ገንዘብ እልካለሁ የምልካቸው የገንዘብ መጠኖች እና አይነቶች ግን ይለያያሉ። ለምሳሌ በስልክ ገንዘብ እንደ ልክ ምጠቀምባቸው እንደ ቴሌብር አይነት ወይም ደግሞ። የባንክ የንግድ ባንክ ሲስተም ሞባይል ባንኪንግ የሚባለው አይነት ማለት ነው። እና የተንቀሳቃሽ ስልክ። ባንክ መጠቀምያ እና ከእንደዛ አይነት ሌሎችም ባንኮች አሉ እንደ አሀዱ ባንክ እነዚህ እነዚህ ልክ እንደዚህ አይነት ባንኮች። ገንዘቦችን በስልክ አንቀሳቅሳለሁ ወደ ተለያዩ ሰዎች እልካለሁ ማለት ነው። በአጠቃላይ

ቀትር ምን ትመገባለህ ቀትር ላይ ብዙ ጊዜ የምመገበው እንጀራ ነው? እንጀራ በወጥ ነው የምመገበው። ከዚህ ውጭ ግን ምናልባት እንጀራ በማይኖርበት ጊዜ እንደ ፓስታ እንደ መኮረኒ አይነት ነገሮችን እጠቀማለሁ። ከዚህ ውጪ የምጠቀማቸው ምግቦች እንደ አውነቱ ከሆነ ምንም ነገሮች የሉም። እና ብዙ ጊዜ እንደዚህ አይነት ነገሮችን እጠቀማለሁ መኮሮኒ ምጠቀምበት ጊዜ አለ። ያው ቀትር ላይ አንዳንዴ ጊዜ ስጋ የምንመገብበትም ጊዜ አለ ያው ስጋ የምንመገበው በእጀራ ነው። ነገር ግን ዳቦ አንዳንድ ጊዜ ሰዎች ጠዋት ለቁርስ ነው የተለመደው ዳቦ መብላት። ከዛ ውጭ ግን ምሳ ላይ ወይም ደግሞ ቀትር ላይ የተለመደው እንጀራ መመገብ ነው። በእኛ ባህልና ስርዓትና ወግ መሰረት ማለት ነው

የትውልድ ከተማህ የት ነው? እኔ ተወልጄ ያደኩት እዚሁ አዲስ አበባ አካባቢ ነው። የትውልድ ቦታዬ ደግሞ ወደ ልደታ ክፍለ ከተማ የሚባል አካባቢ ላይ ነው። በዚህ አካባቢ ላይ ደግሞ ያው ብዙ ነዋሪዎች የሚኖሩበት እና ሰላማዊና ጸጥ ያለ የሰላም አየር ያለበት ስፍራ ነው ማለት ነው። እና ይህ አካባቢ ጸጥታን የተሞላበት አካባቢ ስለሆነ ብዙ ሰዎች የሚወዱትና የሚመኙት ቦታ ነው። እኔ የተወለድኩበት ቦታ። ይሄ ቦታ ብዙዎች እንደነዚህ አይነት ተግባራት ወይንም ደግሞ ለተለያዩ አላማ የሚያውሉበት መንገዶች ይኖራሉ ማለት ነው። እኔም ደግሞ እንደዚህ አይነት ቦታዎች ላይ በመወለዴ በጣም እድለኛ ነኝ ብዬ አስባለሁኝ። ብዙ ሰዎች እሚመኙት ቦታ ላይ ይሄን መወለድ ጥሩ ነው ብዬ አስባለሁ ምክንያቱም አየሩም ተስማሚ ነው። ለማደግም ወይም ደግሞ በልጅነት ጊዜ የነበረኝ ቆይታም ደግሞ ጥሩና በጎ ነው ማለት ነው። እና ይሄን ይመስላል የአስተዳደጌ የተወለድኩበት ስፍራ

ቅጽል ስም አለህ ወይ? ቅጽል ስም አለኝ። በልጅነቴ ጀምሮ አያቴ ይጠራኝ የነበረ ሌላ ከስሜ ውጪ ሌላ ስም ምጠራበት ሌላ ስም አለ። ይሄ ደግሞ ኮስትር የሚባል ነው። ኮስትር ማለት በጣም የተኮሳተረ ጠንካራ የሆነ የማይበገር ማለት ነው ጎበዝ የሆነ እንደማለት አይነት ትርጉም ነው። በውስጡ ያለው እና አያቴ ይወደኝና እንትን ይል ስለነበረ ኮስትር ብሎ ይጠራኝ ነበር ማለት ነው። ልጀነቴ እጅግ በጣም ቀልጠፋ ፈጣን ሰው ስለነበርኩኝ ማለት ነው። ከዚህ አንፃር ይሄንን ቅጽል ስም ሰጥቶኛል። ሌሎች ደግሞ ወርቁ የሚል ስም ይሰጡኛል ያ ወርቁ ማለት ወርቅ ንጹህ ማለት እንደምን እንደማለት ነው። ያው እንግዲህ እነሱ ለቀልድ ነበረ ሲጠሩበት የነበረው ነገር ግን ወርቅ ምናልባት ንጹህ ነው። ጠንካራ ነው ውድ ነው። ምናልባት ውድ ነህ ሊሉ ፈልገው እንደሆነ አላውቅም ከምን አንፃር ወርቁ እንዳሉኝ ልረዳ አልቻልኩም

በዶቂ መፍጨት ታውቃለህ ወይ ዶቂ የሚባለው እኛ አካባቢ ላይ ምናልባት ቋንቋው ለየት ይላል እንጂ የሚታወቅ ነገር አይደለም ምናልባት የድንጋይ ጎፍጮ የሚሆን ከሆነ አዎ ብዙ ጊዜ የድንጋይ ወፍጮ እኛ አካባቢ ላይ አለ በእንደዛ አይነት መልኩ የምንፈጭበት ሁኔታዎች አሉ ማለት ነው። ነገር ግን እኛ አካባቢ ላይ እሂ የተለመደ ወይንም ደግሞ እየቀረ የመጣ ነገር ነው ምናምን ምክንያቱም በአሁኑ ሰዓት ላይ። የተለያዩ የወፍጮ አይነቶች ስላሉ በእንደዛ አይነት መልኩ በዛ በቀላሉ እየፈጩ ይጠቀማሉ ማለት ነው። ማህበረሰቡ ከዚህ አንፃር እኛ ጋር ይሄ የዶቄ መፍጨት ሚባለው ወይም ደግሞ የድንጋይ መፍጨት የሚባለው ቀርቷል እየቀረ የመጣ ነው አንዳንድ ቦታ አልፎ አልፎ አንዳንድ ቤት ክክ ሲፈጩበት እመለከታለሁ። የተለያዩ ነገሮችን ለማድቀቅም የሚስ ሲጠቀመው አያለሁ እንጂ አሁን ላይ የቀረና ባህላዊ ሆኖ ያለፈ ነገር ነው

ጭንቀት ሲሰማህ ምን ታደርጋለህ? እኔ ብዙ ጊዜ ጭንቀት ሲሰማኝ እጸልያለሁ እግዚአብሔርን ምህረቱን እንዲያደርግልኝ እና ከዚህ ከጭንቀት ውስጥ እንዲያወጣኝ እንዲገላግለኝ እግዚአብሔርን በጸሎት እጠይቃለሁ ጭንቀት ለሰው ልጆች አእምሮ የሚጎዳ ወይንም ደግሞ የተለያዩ በሽታዎችን የሚያመጣ እንደ ጨጓራ በሽታ ወይም ደግሞ እንደ አእምሮ መታወክ አይነት ነገሮችን ይዞ የሚመጣ ለጤና የማይስማማና ሰዎችን የሚጎዳ ነገር ስለሆነ እኔ ጭንቀት ሲመጣብኝ አንደኛ ከሰዎች ጋር አወራለሁ እጸልያለሁ እንደዚሁም ደግሞ የተለያዩ ጨዋታዎችን እመለከታለሁ ማለት ነው ከዛ ጭንቀት ጭንቀቴን ሊያስረሳኝ የሚችሉ ነገሮችን አጠቃላይ እጠቀማለሁ ማለት ነው ምክንያቱም ከጭንቀት የሚገኝ ምንም የሚያስደስት ወይም ደግሞ ደስ የሚል ነገር ስለሌለ ለማለት ፈልጌ ነው እና ከዛ አንፃር ጭንቀት ለብዙ ሰው የአእምሮ መታወክን የሚያመጣና የጤና እክልን ሊያስከትል የሚችል ነገር ነው

ሳንድል ትለብሳለህ ወይ? እኔ ሳንድል አልለብስም ሳንድል ሳንደል እኛ አካባቢ ላይ የምንጠቀምበት ነገር ስላልሆነና ስለሌለ ብዙ ጊዜ ይሄንን እኔ አልጠቀምም ማለት ነው። ምክንያቱም አኛ አካባቢ ላይ ይሄ ነገር የተለመደ ስላልሆነ ወይንም ደግሞ ስለሌለ ማለት ነው። አካባቢ ላይ እና ብዙ ጊዜ ይሄንን እኔ አልጠቀምም የሚጠቀሙ አካባቢዎች ሊኖሩ ይችላሉ። እኛ አካ አካባቢ ግን ይሄኛው ነገር የተለመደ አይደለም ማለት ነው። በአጠቃላይ

እህል መፍጨት ታቃለህ ወይ? አዎ እህል መፍጨት አውቃለሁ እህል መፍጨት በእኛ አካባቢ ላይ በተለያየ አይነት መልኩ ይፈጫል አንደኛው የሚፈጭበት መንገድ በወፍጮ በድንጋይ ወፍጮ ነው በድንጋይ ወፍጮ ማለት በእጅ የሚፈጭ አይነት ወፍጮ በሙቀጫ የሚፈጭ አይነትም ደግሞ አለ እንደዚሁም ደግሞ በማሽን ወይም ደግሞ በወፍጮ በኤሌክትሪክ በጋዝ ወፍጮ ወይም በነዳጅ ወፍጮ የሚፈጩ እህሎች አሉ እና እኔ እነዚህን ሁሉም ፈጭቼ አልፌያለሁ ወንድ ብሆንም እናቴን ወይንም አያቴን በማገዝ በማገዝበት ወቅት እነዚህን ነገሮች ስጠቀማቸው ይሄንን ደግሞ ስገለግልባቸው ነበር ማለት ነው

ስሜትህን በፊት ላይ ታሳያለህ ወይ? አዎ እኔ በውስጥ ያለው ስሜት በውጪ ገንፍሎ የሚወጣ ሰው አይነት ነኝ። ሙሉ የውጫዊ ውሳጣዊ ስሜቶቼ በውጪ የሚታዩና የሚገለጹ አይነት ሰው ነኝና ይሄ ደግሞ ምናልባት ይጎዳል ወይ ብዬ ሳስብ አዎ ሊጎዳ ይችላል። ምክንያቱም ያን አንድ ሰው ስሜቱን በውስጡ ይዞ ከሰው ጋር ተገባብቶ መኖር ነው መቻል ያለበት እንጂ ስሜቱን በውስጡ እየገለጠ በውጭው ውስጥ ያለውን ስሜት በውጭ እየገለጠ ከሰዎች ጋራ እየተናቆረና ከሰዎች ጋራ ሳይግባባ መኖር ብዙም ጥሩ አይደለም መልካም አይደለም ብዬ አስባለሁ እንደኔ ማለት ነው። ነገር ግን ያው በውስጥ ያለውን ስሜት አምቆ ይዞ ቢጎዳም ውስጡ ቢያዝንም ወይም ደግሞ ምንም ቢል ሰዎችን ላለማሳዘል እና ሰዎችን ላለማስቀየም በአግባቡና በተጠናምን እኮ ቢሆን ጥሩ ነው ብዬ አስባለሁ

የመጠጥ ውሃን ከየት ታገኛለህ? እኔ ብዙ ጊዜ የመጠጥ ውሃን የማገኘው ከቧንቧ ነው። እኔ ያለሁት ከተማ አካባቢ ላይ ስለሆነ የመጠጥ ውሃን የማገኘው ከቧንቧ ነው። ቧንቧው ደግሞ እስከ ቤት ድረስ እኔ እስካለሁበት ቦታ ድረስ የተሳበ ስለሆነ ያንን ከዛ አገኛለሁ። ምናልባት አንዳንድ ጊዜ ውሃ ሲጠፋ ከከተማው ላይ ውሃ አልኖር ሲል ብዙ ጊዜ የማደርገው ምንድነው? እሱን ውሃውን ወይንም ደግሞ ይሄ የመጠጥ ውሃ ተብሎ የተቀመጠውን ያንን ውሃ ምን አደርጋለሁ ከሌላ ቦታ ከምንጭ ቦታ ላይ የምንቀዳበት ጊዜ አለ ማለት ነው። ወይ ደግሞ በግዢ ሃይላንድ በጣም ውድ ነው አንድ ሁለት ሊትር ውሃ እስከ ስልሳ ብር ነው የሚሸጠው ይሄ ደግሞ በጣም ውድ ነው። ምክንያቱም አንድ ጀሪካን በሃምሳ ሳንቲም በአንድ ብር ነበረ የምንቀዳው ይሄ ማለት ሃያ ሌተር በአንድ ብር ቀርተን። የሃይላንድ ውሃ ደግሞ ሁለቱን ሌተር ስልሳ ብር መግዛት ማለት። ይሄ በጣም አንፌር የሆነ ወይንም ደግሞ ትክክለኛ ያልሆነ ንግድ እና በሰው ላይ የመዘበተን ያህል ይቆጠራል እና ይሄ ጥሩ አይደለም። እና የመጠጥ ውሃ የሚገንም የማገኘው እኔ ካለሁበት ቦታ ከቦኖ ወይንም ደግሞ ከቧንቧ ነው እስከ ቤት ድረስ ተስቦ ከመጣው ከቧንቧ ነው የምጠቀመው ማለት ነው። ምናልባት እኔ አንዳንድ ጊዜ እንዳልኩት ከምንጭ የሚመጣው ውሃ ንጹህ ላይሆን ይችላል ምክንያቱም ከብቶች ይረግጡታል ይሸኑበታል ከሌሎች ከብቶች የሚጠጡት ስለሆነ ማለት ነው። እና ያ ያ ነገር ደግሞ ለሰው ልጅ ጤና አስጊና የሚያስደስት ነገር አይሆንም ማለት ነው። ስለዚህ ያንን ነገር ጥንቃቄ በተመላበት መልኩ ውሃውን ማየት እና ውሃውን እንትን ማለት የተሻለ ነው ብዬ አስባለሁ።

የመንገድህን ስም ታውቃለህ ወይ? የመንገድ ስም እኔ ያለሁበት የምጓዝበት ብዙ ጊዜ የአዲስ አበባ መንገድ ነው የሚባለው አዲስ አበባ መንገድ ማለት። የተለያዩ ክፍለ ሀገራት ወደ ላይ ወደ ተለያዩ አካባቢዎች የሚኬድበት። ዋና አውራ ጎዳና ወይም ደግሞ ዋና መንገድ ነው ማለት ነው። ይሄ መንገድ ብዙዎች የሚተላለፉበት ብዙዎች የሚጓጓዙበት። ስፍራና ቦታ ነው ማለት ነው። በአጠቃላይ

ምን አይነት የሙቀት መጠን ትመርጣለህ? እኔ ከሃያ ሶስት እስከ ሃያ ስድስት ወይንም እስከ ሃያ ስምንት ዲግሪ ሴልሸስ ላይ ባለ ቦታ ላይ መኖር እንመርጣለን። ከዚህ በላይ ካለፈ ሙቀት የሚኖር። ቅዝቃዜው መጠነኛ ከሆነ ከሆነ ግን እንደዚህ አይነት የአየር ሁኔታዎችን እመርጣለሁ እፈልጋለሁ ማለት ነው። በአጠቃላይ እና ይሄ ነው እኔ ብዙ ጊዜ የምፈልገውና የምመርጠው ደስ የሚያሰኘኝ እንደዚህ አይነት የአየር ሁኔታ ያለበት ቦታ ነው።

ማንቂያ ሰዓት እጠቀማለህ ወይ? አዎ አንዳንድ ጊዜ አልፎ አልፎ እንጂ ብዙ ጊዜ ማንቂያ ሰዓት ማንቂያ ሰአቶችን አልጠቀምም። ማንቂያ ሰአቶችን የማልጠቀምበት ምክንያት ደግሞ ያው እኔ በቀጠርኩበት ወይንም ደግሞ መነሳት እፈልጋለሁ ብዬ ባሰብኩበት ሰዓት መነሳት እችላለሁ ብዬ ስለማስብና ስለምነሳም ጭምር ነው። ስለዚህ ማንቂያ ደውል ወይም ደግሞ የማንቂያ ሰዓትን አልጠቀምም። እንደዛ የምጠቀም ከሆነ ነገ ላይ ያንን የማንቂያ ሰዓት ወይም ደግሞ ማንቂያ ደውል በአጠገቤ ላይ በማይኖርበት ሰዓት ስለሚጎዳኝ አልጠቀምም

ቃልህን ትጠብቃለህ ወይ? አዎ እጅ ይሄ በጣም ወሳኝ ጥያቄ ነው። ቃልህን ትጠብቃለህ ማለት እኔ ቃሌን እጠብቃለሁ። ከማንኛውም ሰው ጋራ የምኖርበት እኔ አደርጋለሁ ያልኩትን ነገር አደርጋለሁ አላደርግም ያልኩትን ነገርም ደግሞ አላደርግም። ቃሌን እጠብቃለሁ ከሰው ጋራ ማለት ነው። በራሴ ላይ ግን አሁን ለምሳሌ ይሄንን ነገር አላደርግም በራሴ ላይ ብዬ አስቤ ያንን ነገር ማድረግ አልችልም። ምናልባት ይሄ ለምን እያስቸገረኝ እንዳለ ለኔም ራሱ ጥያቄ ነው ሁል ጊዜ። ምክንያት ምክንያቱም ይሄንን ነገር በራሴ ላይ እንዲህ እንዲህ እንዲህ እንዲህ አይነት ለውጦችን መምጣት አለብኝ ብዬ ቃል ከገባው በኋላ ያኔን ቃል ማክበር አይደለም። ለሰው ቃል ከገባው በኋላ ግን ለሰው የገባሁትን ቃል ለማድረግ ብዙም የሚከብደኝ ነገር የለም

በመታጠቢያ ቤት ውስጥ ትዘምራለህ ወይ? አልፎ አልፎ አንዳንድ ጊዜ በመታጠቢያ ቤት ውስጥ የተለያየ አይነት እንጉርጉሮዎችን ወይንም ደግሞ ድምፆችን አሰማለሁ ምናልባት የቅዝቃዜው የውሃው ቅዝቃዜ ሊሆን ይችላል። እና እንዲህ እንዲህ አይነት ነገሮችም ሲለው እንዲኖሩ እሚችሉበት ሁኔታዎች አሉ። እና በዛ ሰዓት ነው ብዙ ጊዜ እንጉርጉሮዎችን የማደርገው ወይንም ደግሞ እንትን የምለው ማለት ነው። እሄ ነው እኔ ጋር ያለው መታጠቢያ ቤት አኗኗሬ

እንደገና ጥቅም ላይ ማዋል ታደርጋለህ ወይ? እኔ አንድ እቃ ወይንም ደግሞ የሆነ ነገር ተበላሽቶ ከወደቀ በኋላ እንደገና መልሼ ያንን ነገር ስራ ወይንም ጥቅም ላይ መዋል አላውቅበትም። ያንን ነገር መጣል ነው ብዙ ጊዜ አሁን ለምሳሌ የተለያዩ ፌስታሎች ሊኖሩ ይችላሉ። ከቆሸሸ ወይም ደግሞ ከተቀደደ በኋላ አንስቼ ነው የምጠለው ወይ ካርቶን ሊሆን ይችላል። ካርቶንም አንስቼ ወይ ወደዛ እጠላዋለሁ ምናልባት አስፈላጊ ከሆነ እና ነገ ላይ ይጠቅመኛል ብዬ እንትን ካልኩ ካልተበላሸ ወይ ካልተቀደደ ካልተቀደደ በስተቀር። ብዙ ጊዜ በእንደዚህ አይነት መልኩ ነው የተጠቀምኩባቸውን እቃዎች የምጠቀመው ማለት ነው

ሳንቲም ትቆጥባለህ ወይ? እኔ ሳንቲም አልቆጥብም መቆጠብ እፈልጋለሁ ግን ሳንቲም ስላሌለኝ በር ስላሌለኝ የትኛዋን ቆጥበዋለሁ ምክንያቱም ያለኝ ራሱ ከወር ወር ሊያደርሰኝ አቅም ስላልሌለ ወይም ደግሞ ስለማይችል ያንን ሳንቲም አለ እንትን እለዋለሁ ማለት ነው። ብዙ ጊዜ እንትን አልለውም። መቆጠብ ለማስቀመጥ አልችልም ምክንያቱም የሚያስፈልጉኝ በጣም ብዙ ነገሮች ስላሉ እነዛን ክፍተቶችን ለማሟላት ነው የምጣጣረው። እንጂ እሱን አይደለም ለማድረግ የምሮጠው ማለት ነው

መጠበቅ ተገደህ ነው? እኔ አንድን ነገር የምጠብቀው ተገድጄ የምጠብቀው ነገር ብዙ ነገር የለም ደስ ብሎኝ ነው ብዙ ነገሮችን የምጠብቀው እንጂ ተገድጄ የምጠብቀው ነገር የለም እውነቱን ለመናገር ምክንያቱም የምጠብቀው እያንዳንዱ ነገር ደስ ብሎኝ በማስደሰት ነው እንጂ ተገደጄ የማደርገው ነገር የለም እና የምጠብቃቸው ሁሉ ነገሮች በመደሰት እጠብቃቸዋለሁ

በአደባባይ መናገር ትችላለህ ወይ? አዎ አስፈላጊና መሆን አለበት ብዬ ካመንኩ በአደባባይ በየትኛውም ቦታ ላይ የመናገር ችግር የለብኝም። ምክንያቱም ያው ከሰው ጋራ የሚያግባባና ከሰው ጋር የሚያስማማ ነገር እስከሆነ እና ሰዎችን ያሳምንልኛል ብዬ ካሰብኩ አንድን ነገር በየትኛውም ቦታ ላይ ብናገር አቅም አለኝ ምንም የሚያስቸግረኝ ነገር አይኖርም ማለት ነው። ምክንያቱም ያው የመናገር ክህሎት ወይም ደግሞ የምናገራቸው ነጥብ በነጥብ ለይና እነዛን የመናገር ክህሎቴን ተጠቅሜ ይሄ ነጥብ በነጥብ ያስቀመጥኳቸውን ጉዳዮች በአደባባይ ላይ ቆሜ ይሄ ይሄ ይሄ ነው ይሄ ይሄ ነው ብዬ መናገር እችላለሁ። ማብራራትም ነገሮችን በሰፊው ቢሆንም በአቅሜ እችላለሁ ማለት ነው

አካባቢውን ይወዱታል ወይ? አዎ አካባቢውን በጣም እወደዋለሁ ምናልባት ትንሽ ከሙቀቱ አንፃር እና ካለው የአየር ፀባይ አንፃር እንጂ አካባቢውን በጣም እወደዋለሁ ያለሁበትም ቦታ ምናልባት ይሄ የአካባቢ ላይ ያለው ሁኔታና አስቸጋሪ ጉዳዮች እና ነገሮች ቢሆኑም ግን አካባቢየ ላይ ባለው ኢኮኖሚ መሰረት አካባቢውን ቼክ የምወደው ወይ ደግሞ እንድወደው የሚያደርጋቸው አንዳንድ ነገሮች አሉ የአካባቢው የአኗኗር ባህል ወይም ደግሞ አካባቢው ላይ የሚደረጉ ድርጊቶች እነዚህ እነዚህ ነገሮች አካባቢውን እንድወደው ምክንያት ይሆነኛል ማለት ነው

ደብዳቤ መጻፍ ትወዳለህ ወይ? በድሮ ጊዜ ደብዳቤ የፍቅር ደብዳቤ እንጻጻፍ ነበረ ከብዙ ሰዎች ጋር እነዛን ደብዳቤዎች ስንጻጻፍ ደግሞ ደብዳቤዎቹ ምንድን ናቸው? በእነሱ ላይ ያለው ደብዳቤው የሚገልጸው ጉዳይ ወይም ደግሞ የሚገልጸው ሀሳብ ይኖረዋል በውስጡ ላይ እና ያንን የሚገልጸውን ሀሳብ በደንብ አድርጌ በማስፈር ያንን ደብዳቤ ለምፈልገው አካል ወይም ደግሞ ለምወደው አካል እሰጠዋለሁ ማለት ነው። እና ደብዳቤ መጽሐፍ አዎ። እወዳለሁ ደስ ይለኛልም ጭምር

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? ወይ እኔ ወደ ሱቅ ከመሄድ በፊት ያው የሚያስፈልጉኝን ዝርዝር ጉዳዮችን በሀሳቤ ወይም በቃሌ ይዤ ነው ወደ ሱቅ የሚሄደው የማመራው። እዛ ከደረስኩ በኋላ ምን ምን እንደሚያስፈልገኝ ለይቼ አወጣለሁ አንዳንድ ጊዜ የምረሳበት ጊዜም አለ። እኔ አማደርገውን ነው እየተናገርኩ ያለሁት ምክንያቱም ረስቼም ተመልሼ እንደገና ተመልሼ ወደ ሱቅ ሄጄ የምገዛበት ሁኔታዎችም አሉ። ምናልባት እቃው ሲበዛ ነው እንደዛ የሚሆነው እንጂ መጠነኛ የሚገዙ እቃዎቹ መጠነኛ ከሆነ ይህን ያህል አያስቸግረኝም

ጾም ትጾማለህ ወይ? አዎ ጾም እኔ በማመልከው የአምልኮት ስርዓት ውስጥ አንደኛው እና ዋነኛው ጾም ነው። ጾም የሰው ልጅ የሚያስተምረው ትግስትን የሚያስተምረው እንደዚሁም ደግሞ ብዙ ነገሮችን የሚያስተምረው እና የሚያሳየው ጾም ነው። እና ጾም አስፈላጊ ከሚባሉት ከመንፈሳዊ ነገሮች ውስጥ አንደኛው እና ዋናው ነው። ሰው ለመጸለይ መጾም አለበት። ሰው ትግስተኛ ለመሆን መጾም አለበት። ሰው ትህትና እንዲኖረው መጾም አለበት። ምክንያቱም ጾም በምትጾምበት ጊዜ ስጋዊ ሀይልህ ወይም ደግሞ ፍቶታት እኩያት የሚባሉት በሰውነት ውስጥ የሚሰለጥኑት ነገሮች የሚጠፉት በጾም ስለሆነ ማለት ነው እና ጾም አስፈላጊ ከሚባሉት ከቤተክርስቲያናችን ውስጥ ስርዓትና ህጎች ውስጥ አንዱ እና ዋነኛው ነው

ማሰላሰል ትወዳለህ ወይ? አዎ እኔ ማሰላሰል እወዳለሁ ማሰላሰል የምወድበት ትልቁ ምክንያት ደግሞ ምንድነው እሱ የተማርኩትን ትምህርት ያጠናሁትን ጥናት አጠቃላይ እነዚያን ነክ ነገሮች በጥልቀት ለመረዳት እና በሀሳቤ እንዲቀሩልኝ ከማሰብ አንፃር ነገሮችን ቁጭ ብዬ አሰላስላቸዋለሁ ይሄ ማለት ምን ማለት ነው። ለምንድነው እንደዚህ ተብሎ የተነገሩ ለምድነው እንደዚህ ተብሎ የተጻፈው የሚሉ ሀሳቦችን አሰላስላለሁ ከዚህም ውጭ ደግሞ በሌሎች ጉዳዮችም አሰላስላለሁ በተፈጥሮ ጉዳይ በፍጥረታት ጉዳይ በሰው ልጅ ጉዳይ በኑሮ ጉዳይ በጣም በብዙ ጉዳዮች ላይ ቁጭ ብዬ ማሰላሰል እወዳለሁ

ከልጅነትህ የምትዘክረው ነገር አለ ወይ? አዎ ከልጅነቴ በጣም ብዙ የምዘክራቸው ነገሮች አሉ። ያኔ ባላደርጋቸው ነው ብዬ የምጸጸትባቸው ወይም ደግሞ እንዲህ አይነት ህይወት ውስጥ ማለፍ አልነበረብኝም ብዬ ራሴን የማውቅስበት ጊዜ አለ። እንደዚሁም ደግሞ አይ ይሄንን ህይወት እንኳን አየሁት ጥሩ ነው ብዬ። ይህንን ህይወት በደንብ ብቀጥልበት የሚል ህሊናም ደግሞ የማስብበት ሁኔታዎች እና ጉዳዮች ይኖራሉ ማለት ነው። እና ሁሉም ነገር ተመሳሳይ አይደለም ማለት። ደስ የሚያሰኝ የልጅነት ጊዜም አለ። እንደዚሁም ደግሞ አይ ይሄ እኮ ጥሩ አልነበረም ተብሎ ደግሞ የሚታሰብበት የልጅነት ጊዜ አለ። እና እኔ ሁለቱንም ያሳለፍኩ ሰው ነኝ አጠቃላይ

ፎቶዎችህን የት ታስቀምጣለህ? እኔ ፎቶወቼን ብዙ ጊዜ የማስቀምጠው የተለያየ ቦታ ላይ ነው። በስልክ አስቀምጣለሁ በስልኬ ላይ አስቀምጣለሁ እንደዚሁም ደግሞ በፎቶ አልበም የማስቀምጥ በግርግዳ ላይ የማስቀምጥበት በኢሜል ላይ በቴሌግራም ላይ ወይም ደግሞ በኢሞ ላይ ወይም ደግሞ በተለያየ አይነት መልኩ ማስቀመጥበት ሁኔታና ጊዜያት አለ ማለት ነው። እነዚህ ደግሞ የሚጠቅሙኝ ምንድን ናቸው? ትውስታዎችን በቀላሉ ዘንድ ይሉኝና ነገሮች እንዴት እንዳለፉና ዛሬ ላይም እንዴት እንደደረስኩ የምደነቅበት የምገረምበት ስለሆነ ነው

የምትወደው ቀለም ምን አይነት ቀለም ነው? እኔ ብዙ ጊዜ የምወደው ቀለም ሰማያዊ ውሃ ውሃ ሰማያዊ የሚባለውን አይነት ቀለም ነው። ወይንም ወይንም ደግሞ ይሄ ብሉ የሚባለውን ማለት ነው። እና ከዛ ውጪ ደግሞ የምወደው ይሄ ጥቁር እና ከሰማያዊ ከለር መካከል ላይ ያለውን አይነት። እንደዛ እንደዛ አይነት ቀለሞችን ቀይ ቀለም እወዳለሁ ቢጫ ቀለም እወዳለሁ። ሶስተኛ አረንጓዴ እወዳለሁ ምናልባት እነዚህ ነገር እነዚህ ነገሮች የመጡት ከባንዲራ አይምሮ ኢትዮጵያ ባንዲራን ጋር እንኳን ዲቪጃ ገኝቶ እነዚህን ቀለማት እንድወድ ያደረገኝ የባንዲራው ተጽዕኖ ይመስለኛል። እና ሰማያዊ ከለርም በጣም እወዳለሁ

በየትኛው ቀን ወደ ገበያ ትሄዳለህ? እኔ ወደ ገበያ የምሄድበት ቀን የተወሰነ ቀን አይደለም። በሳምንት ግን ሁለት ቀን ሶስት ቀን እሄዳለሁ በተለይ እሮብ ገበያ ባለበት ቀን መርጬ በገበያ ባለበት ቀን ሄጄ ሳያግዛግዝ ስራዬን ወይንም ደግሞ መግዛት የሚገባኝን ነገር ገዝቼ አጠናብቄ ወደ ቤቴ እመልሳለሁ ማለት ነው። እና ቀኑ ግን በዚህኛው ቀን ነው አይባልም። የተለያየ ቀናት ገበያ ስለሆኑ። እኛ ጋር ለምሳሌ እሮብ ቅዳሜና ሰኞ የገበያ ቀናት ናቸው። በእነዚህ ቀናት ውስጥ ሰው ወደ ገበያ እንደሚሄድ ሁሉ እኔም ደግሞ ወደ ገበያ እሄዳለሁ ማለት ነው

ጠዋት ላይ ምን ትበላለህ? እኔ ጠዋት ላይ የምበላው ዳቦ በሻይ ነው። ከተገኘም ደግሞ ከዳቦ ውጪ ካለ እንደ ፓስታ እንደ መኮሮኒ አይነት ነክ ነገሮች ወይም ገንፎ ወይ ደግሞ ጨጨብሳ እንደዚህ እንደዚህ አይነት ነገሮች ከተገኙ እጠቀማለሁ። ነገር ግን በብዛት የምጠቀመው ዳቦ ነው ለቁርስ የምጠቀመው

የእቃ ቁጥጥር ታደርጋለህ ወይ? እኔ አዎ ብዙ ጊዜ የእቃ ቁጥጥሮችን አደርጋለሁ ብዙ ጊዜ እቃ የሚወስዱ ሰዎች ይመጣሉ። የተለያዩ እቃዎችን መጻፍተን ወይንም ደግሞ የቤት እቃዎችን የውጭ እቃዎችንም የሚወስዱ ሰዎች ይመጣለሁ እና በዛ ሰዓት የወሰደበትን ምክንያት እና መቼ ቀኑን እንዴት እንደወሰደ መዝግቤ አስቀምጣለሁ። ከዛም በኋላ ይቀጥልና ያንን እቃ መመልሳቸውን አለመመለሳቸውን አጣራለሁኝ። እቃው በአግባቡ ከተመለሰና በአግባቡ ቦታው ላይ ከተቀመጠ በዛን ጊዜ። ለሁለተኛ ለመበደር ወይንም ደግሞ ሊወስድ እንኳን ቢመጣ እቃውን መልሼ እሰጠዋለሁ ማለት ነው። ምክንያቱም የእቃ ቁጥጥር በአግባቡ ካላደረኩ እቃዎቼ እንደዚሁ ዝም ብሎ የሚባክኑና የሚጠፉ ይሆናሉ። እንዳይጠፉ እንዳይባክኑ ደግሞ በአግባቡ እቃዎቼን እቆጣጠራለሁ ማለት ነው

ነገሮችን በስርዓት ታስቀምጣለህ ወይ? አዎ የተለያዩ ነገሮችን አግባብ አለብህ ባለው ቦታ እና ጥሩ ነው ብዬ በማስብበት ቦታ ላይ አስቀምጣለሁ። እነዚህን የማስቀምጣቸውን ነገሮች ደግሞ እኔ ወዲያው እንዳገኛቸው ለኔ ቅርብ በሆነው ቦታ ላይ ላስታውሳቸው በምችለው ቦታ ላይ አስቀምጣቸዋለሁ። እቃዎቹ ደግሞ የማይጎዱበት ቦታ ላይ ማለት ወይ ወድቆ ወይ ደግሞ የሆነ ነገር ሆኖ ሊፈስ የሚችል ነገርም ሊሆን ይችላል። ሊሰበር የሚችል ሊሆን ይችላል እንደዚህ እንደዚህ አይነት ነገሮች እቃዎች ሲሆኑ ጥንቃቄ ባለበት ወይንም ደግሞ ጥንቃቄ በተሞላበት መልኩ አስቀምጣለሁ ማለት ነው። እንደዚሁም ደግሞ የተለያዩ እቃዎች ሊኖሩ ይችላሉ የሰው አደራ ሊሆን ይችላል። ወይንም ደግሞ ሌላ ጊዜ ተፈላጊ የሆነ እቃ ዶክመንት ምናምን ሊሆን ይችላል። ለዛ አይነት መልኩ የተቀመጡት እቃዎችን በአግባቡ አስቀምጣለሁ ማለት።

ጊዜህን በደንብ ትጠቀማለህ ታስተዳድራለህ ወይ? አዎ ጊዜህን በደንብ እጠቀምበታለሁ ጠዋት ላይ እንደ ከዚህ በፊትም እንደተናገርኩት ጠዋት ላይ ይነሳና የተለያዩ ስራዎችን አከናውናለሁ ራሴን በጽንት በጽንት ከታተምኩኝ ወይንም ደግሞ ለራሴ ያስፈለጌውን ነገሮች ከፈጸምኩኝ በኋላ ቁርሴን በልቼ ወደ ስራዬ እሄዳለሁ በስራዬ ላይም በስራቴ የሚገባኝን አስቀድሜ ከዛ በኋላ ሌሎች ሌሎች ስራዎችን እቀጥላለሁ ማለት ነው። እና ጊዜን የማባከንበት አንዳንድ ጉዳዮች ይኖራሉ ብዬ ባሰብም አንዳንድ መረጃዎችን በመመልከት ወይኑን ደግሞ ዜናዎችን በማዳመጥ አንዳንድ ደግሞ አይምሮን ዘና ሊያደርጉ የሚችሉ ህሊናን ሊያፍታቱ የሚችሉ አንዳንድ ነገሮችን እጠቀማለሁ። ከዛ ውጪ ግን ሌላ የምጠቀመው ወይም ደግሞ ጊዜን የማባከንበት ቦታና ሁኔታ አይኖርም ማለት ነው። እና በእንደዚህ አይነት መልኩ ጊዜን በአግባቡና ስርዓት ባለው መልኩ አስተዳድራለሁ

ማሽለፍ ትችላለህ ወይ የሚለው በእኛ አካባቢ ቋንቋ ማሽለፍ የሚለው በአግባቡ የተገለጠ ስለማይመስለኝ። ማሽለፍ የሚለው ቢስተካከል የተሻለ ነው ብዬ አስባለሁ። ምክንያቱም ማሽለፍ የሚል በእኛ አካባቢ ላይ የምንጠቀምበት ቋንቋ ወይንም ደግሞ አገላለጥ ስለሌለ ማለት ነው። ስለዚህ አንዳንድ እንደዚህ አይነት ግድፈቶቹ ሲኖሩ እናንተም በማየት እና በማስተካከል ብትረዱን። ጥሩ ነው ብዬ አስባለሁ። እና አጠቃላይ ማሽለፍ የሚባል አስተሳሰብ ወይንም ደግሞ ንግግር። እኛ አካባቢ ላይ የለም። እና ስለዚህ ማሽልፍ ምን እንደሆነ ስለማላውቅ ስላልተረዳሁት እና። ምን እንደጠየቃችሁ ስላልተገነዘብኩ ይሄንን ነገር ልመልስ አልችልም

የቤት እንስሳ ቤትህ ውስጥ አለ ወይ? እኔ የቤት እንስሳ ቤትህ ውስጥ የለም። የቤት እንስሳ ቤቴ ውስጥ የሚያድግ የለም። የቤት እንስሳ የሚባሉት እንደ ውሻ ድመት እና ሌሎች ሌሎችም ይኖራሉ። እንደ አህያ በግ ላም ዶሮ አይነት ነገሮች ናቸው። እኔ ቤቴ ውስጥ ያለ የቤት እንስሳ የሚባለው እንግዲህ ምናልባት የቤት እንስሳ ከሆነ አላውቅም። እንጂ የ አይጥ አለ አይጥ የቤት እንስሳ ከተባለች ማለት ነው። ዱር ውስጥም ስለምትኖር እና የቤቴ እንስሳ ከአይጥ ውጪ ቤቴ ውስጥ የሚኖር የለም። እኔ ባለሁበት ቦታ ላይ ወይንም ደግሞ አሁን ተቀምጬ ባለሁበት ቦታ ላይ ሌላ የቤት እንስሳ የለም። እና ቤት እንስሳዎች ቢኖሩ ጥሩ ነበረ። ግን አሁን ላይ ባለው ሁኔታና እኔ ካለሁበት አንፃር ቤት ቤት እንስሳዎችም አስተዳደር። አቅሜ ስለማይፈቅድ ምክንያቱም መብላት ይፈልጋሉ ለእነሱ ደግሞ የበቂ ምግብ ማዘጋጀት አልችልም። ከዛ አንፃር የቤት እንስሳ ቤቴ ውስጥ አይኖርም

ማዳመጥ ብዙ ጊዜ ጥሩ ነው። ነገሮችን ከማዳመጥ ነው በጣም ብዙ ነገሮች የሚገኙት ማለት ነው። ሰው ካዳመጠ ነው መለወጥም መለወጥም የሚችለው ማለት ነው። እና ሰው ማያዳምጥ ከሆነ። ብዙ የሚጎድሉበት ወይንም ደግሞ የማያሳካቸው ነገሮች ይኖራሉ። እና ማዳመጥ እጅግ በጣም ጥሩ እና ውጤታማ የሆነ ነገር ነው ማለት ነው